መተየብ ትችላለህ ይላል ጥያቄው መተየብ ማለት በእኛ መጻፍ ነው። አዎ በፍነት ባይሆንም በመካከለኛ ደረጃ ላይ መጻፍ እችላለሁ ፍጥነት የለኝም። ግን ደግሞ ቀርፋፋ አይደለሁም። እና በቃ በቂ መካከለኛ ነኝ። እና አስፈላጊ የሆኑ ነገሮችን በኮምፒውተሬ ስለማከናውን በመካከለኛ ፍጥነት መጻፍ እችላለሁ። ለክፉ የሚሰጥ አይደለም ጽሁፌ ግን አሁንም ለማሻሻል እየሞከርኩ ነው ያለሁት። በተለይ ይሄ። የእጅ ማፍታቻ የሚያለማምዱን እንደ ማቪስ ቢያከን የኮምፒውተር ሶፍትዌሮች አሉ። እና እሱን በተደጋጋሚ ለማየት እየሞከርኩ ነው ያለሁት የእጅ ፍጥነቴን ለማሻሻል። እና ከዚህ የተሻለ ቦታ ላይ መድረስ እፈልጋለሁ።